መጠበቅ በጣም ትዕግስት ከሚፈታተኑ መንገዶች አንዱ ነው። መጠበቅ በጣም ይከብዳል። በተለይ ቀጠሮ እያለኝ ሰው መጠበቅ በጣም ይከብደኛል። ይሄ ደግሞ ሰዎች በእኛ ላይ ያላቸው አስተሳሰብን ወይም እምነትን ሊሽር ይችላል። ስለዚህ መጠበቅ በጣም ትዕግስቴን ከሚፈታተኑ ነገሮች አንዱ ነው። ስለዚህ በጣም ከባድ ነው መጠበቅ።

በመጥፎ ስር ውስጥ መራመድ በጣም ከባድ ነገር ቢሆንም ግን ቀለል የሚያደርገው ነገሮች አሉ። ግን በተፈጥሮ ውስጥ መራመድ እወዳለሁ። ለምሳሌ ጫማህን አውጥተህ በባዶ እግር መጓዝ። ይሄ ደግሞ በጣም ለጤንነት በጣም ደስ የሚል ነገር ነው። ይሄ መቀጠል ጥሩ ነው።